ትነካት አዎ እኔ ነገሮችን በስርዓት ማስቀመጥ በጣም እወዳለሁ። በተለይ ደግሞ የተለያዩ አይነት ፋይሎችን በስራ ቦታ በማስቀምጥበት ጊዜ ተደራጅቶ ቢቀመጡ የበለጠ ስራዬን ያፋጥኑልኛል። እና ነገሮችን በስርዓት እና በመደበኛ መልኩ ማስቀመጥ በጣም ነው የምወደው ሰዎችም እንደዛ እንዲያደርጉ እመክራለሁ።

አዎ እኔ ስነ ጥበብ በጣም ነው። የምወድ ለምሳሌ ያክል ህፃን እያሉዉም ከምወዳቸው የትምህርት አይነቶች መካከል አንዱ ስነ ጥበብ ነው። ካደኩ በኋላ እንግዲህ በተለያዩ የስነ ጥበብ ስራዎች ላይ ተሳትፌ እገኛለሁ። እና ስነ ጥበብ በጣም ነው የምወደው። ሌሎችም ሰዎች እንግዲህ እንዲወዱ እመክራለሁ። ትናንሾች ወንድሞቼንም እንግዲህ የተለያዩ የስነ ጥበብ ትምህርቶችን አስተምራለሁ። አሳያችኋለሁ

አዎ በስራ ላይ የተለያዩ ችግሮችን እፈታለሁ። የተለያዩ ችግሮችም እንግዲህ በስራ ቦታዬ ላይ አጋጥመዉኝ ያውቃሉ ከእኔ በላይ ያሉ አለቆች እንግዲህ እነዛን ችግሮች እንድፈታቸው ብዙ ጊዜ ወደ እኔ ይዟዋቸው ይመጣሉ እና የተለያዩን ችግሮችን ለኔም ሆነ አካባቢ ላይ ለሚገኙ ሰዎች በመፍታት በጣም እታወቃለሁ። እና ችግሮችን ብዙ ጊዜ እፈታለሁ።